ሾርባ እወዳለሁ። ሾርባ ሁለት አይነት አለ የአታክልት ሾርባ እና የአሳ ሾርባ በጣም ምወደው የአሳ ሾርባ ነው። አሳ ሾርባ እኛ አካባቢ አሳ እንደ አሁኑ ባይሆንም ድሮ ላይ። ከአሥራ አምስት አመት በፊት የሚገርም ምርጥ አሳ ነበረ ነጭ አሳ የሚገኘው በወቅቱ በደንብ ይዘጋጃል አሳ ሾርባ። ስለዚህ በጣም ነው ሲጠቀም የነበረው አሁን ላይ ውድ ሆነ እንጂ። ከዛ ቀጥሎ የአታክልት ሾርባ ነው አታክልት ሾርባ እንደ ሁለተኛ ደረጃ አድርጌ እጠቀማለሁ።

ባህላዊ ልብስ ትለብሳለህ ለሚባለው እጅግ በጣም ባህላዊ ልብስ እለብሳለሁ። በምን ሰዓት በክብረ በዓል በምሆን ሰዓት ነው ባህላዊ ምለብሰው በመሃል አለብስም። አክብረአል ክብረ በዓል ሲከበር ቤተክርስቲያን ስንሄድ ወደ ቤተ እምነት ስንሄድ። ባህላዊ ልብስ ልብሰን እንሄዳለን

የስራ ቦታ ደህንነት ጥሩ ነው። እኛ ጋር የሚያስቸግረው የድምጽ ግንባታዎች ይበዛሉ ከጀርባ በኩል የትራፊክ ድምጽ አለ። ከዛ ውጪ ሌላ ችግር የለም። ሁሉም ተግባብቶ ነው የሚሰራው። ግቢው ችግር የለውም። በቅዳሜም እሁድም ብገባ ስለዚህ ሰላማዊ ስፍራ ነው።

ስራ ሰዓት በኋላ እሰራለሁ የሚሰራው ምናልባት ከመስክ ስራ ከሆነ ልሰራ እችላለሁ ከሰአት በላይ። ከዛ ውጪ የግል ስራዬን ነው የምሰራው ቤት አካባቢ የተለያዩ ነገሮችን መስራት ቤት ውስጥ ያሉት ክፍተቶችን የሚሰሩ ነገሮችን አይቼ እሰራለሁ። ከዛ በኋላ ወደ ራሴ አሁን የግል ስራ ኦንላይን ስራዎችን እሰራለሁ።

ጠዋት የማደርገው እነሳና ጸሎት አደርጋለሁ በጠዋት ታጥቤ ምናምን ብዬ ጸሎት አደርጋለሁ። ጸሎቱ ያው ቀጣይ ሰው አልፎ አልፎ ከዛ በኋላ ምን አደርጋለሁ ለ ዶሮዎች ምግብ እሰጣለሁ። እንደዛ ካደረኩ በኋላ ቁርስ ላይ ካልተነሳች ልጆች ወይም ባለቤቴ ካልተነሳች አደርጋለሁ ቁርስ መዘጋጀት ካለበት አዘጋጃለሁ። ተዘጋጅቶ ከዛ በኋላ በልተን ወደየ ትምህርት ቤት የምሄደው ትምህርት ቤት ስራ የምሄደው እንደዛው እንለያያለን።